የስራ ጊዜ አሪፍ የሚባል ነው በተለይ ብዙ እንግዲህ በስራ የማሳልፍባቸው ጊዜያቶች። ጥሩ ጊዜያቶች ናቸው ምክንያቱም ስራዬ ነው ለኔ ወደፊትም ሆነ አሁን ላይ ያለውበትን ህይወት እንድመራ የሚያደርገኝ ስራዬ ነው። የስራ ጊዜም በጣም ስለምወድ የስራ ጊዜዎቼም ደግሞ ውብ እንዲሆኑ ስላደረገኝ የስራ ጊዜን እጅግ